አዎ አምስት ዶሮ አለኝ ምክንያቱም ወደፊት ትልቅ የዶሮ እርባታ መክፈት ስለመፈለግ ዛሬ ላይ በትንሹ ለመጀመር አምስት ዶሮዎችን ገዝቻለሁ አምስቱንም ዶሮ የገዟቸው አንዱን በአምስት አምስት መቶ ብር ሲሆን ስለዚህ አምስት ዶሮዎች አሉኝ። ወደፊት ትልቅ የዶሮ እርባታ መክፈት ስለምፈልግ ዛሬ ላይ አምስት ዶሮዎች ገዝቻለሁ።

እኔ ወደፊት ማሳካት የምፈልጋቸው ብዙ የስራ ምኞቶች አሉኝ። የመጀመሪያው የአርት ስቱዲዮ ነው ሁለተኛው ደግሞ የዶሮ እርባታ ነው። እና ዛሬ ላይ እነዚህን ነገሮች ለማሳካት እየጣርኩና እየለፋሁ እገኛለሁ። የዶሮ እርባታውን ለማሳካት ዛሬ ላይ አምስት ዶሮዎች ገዝቼ እያረባሁ እገኛለሁ። ወደፊት ደግሞ የአርት ስቱዲዮ ለመክፈት ዛሬ ላይ ጥሩ ጥሩ ስዕሎች እየሳልኩ እየተለማመድኩ እገኛለሁ። ስለዚህ የወደፊት ምኞቶቼ የአርት ስቱዲዮ መክፈት እና የዶሮ እርባታ መክፈት ነው

አዎ የአካል ብቃት እንቅስቃሴ አደርጋለሁ የማደርገውም ጠዋትና ማታ ነው። የአካል ብቃት እንቅስቃሴ ማድረግ ጤናችንን እንድንጠብቅና በጣም ጤናማ እንድንሆን እና የተሻለ አቋም እንዲኖረን ለፊዚካል እድገትና ለተለያዩ እድገቶች ይጠቅመናል። የአካል ብቃት እንቅስቃሴ ማድረግ ለጤናችንና በሽታ እንድንከላከል ይረዳናል። ስለዚህ እኔ ጠዋትና ማታ የአካል ብቃት እንቅስቃሴ አደርጋለሁ።

የምወደው ከተማ ዱባይ ነው። ምክንያቱም ዱባይ የንግድና የስራ ከተማ ነች። በተጨማሪም የመዝናኛ ከተማ ነች። በጣም ብዙ ሰዎች ከአለም ዙሪያ ወደ ዱባይ ሄደው ይዝናናሉ። ይሰራሉ እና በጣም የስራና የንግድ ከተማ ስለሆነች ዱባይ እኔ የምወደው ከተማ ዱባይ ነው። ዱባይ ላይም በጣም ብዙ ስራዎች መስራት እፈልጋለሁ። ስለዚህ የምወደው ከተማ ዱባይ ነው።

በዚህ ቅዳሜና እሁድ የማደርገው ነገር በቅዳሜ እለት እረፍት አደርጋለሁ በእሁድ እለት ደግሞ እሰራለሁ። ምክንያቱም በአድቬንቲስት እምነት ወይንም ደግሞ በመጽሐፍ ቅዱስ ቅዳሜ የእረፍት ቀን ተደርጎ ተቀምጧል። ስለዚህ እኔ አድቬንቲስት ስለሆንኩኝ በቅዳሜ እለት ምንም አይነት ስራ አልሰራም በቅዳሜ እለት እረፍት ነው የማደርገው። በእሁድ እለት ደግሞ እሁድ የስራ ቀን ስለሆነ እሁድ ስራ እሰራለሁ

ይቅርታ መጠየቅ ከባድም ቀላልም የሚሆንበት ጊዜ አለ አንዳንድ ጊዜ የምንበደለው በደል በጣም ከፍተኛና አስጊ ሲሆን ሰዎች ይቅርታ ሲጠይቁን ይቅርታ ላናደርግ እንችላለን። ምክንያቱም ከፍተኛ በደል ስንበደል ይቅርታ ላናደርግ እንችላለን። አንዳንዴ ግን ከፍተኛ በደል ስንበደል ይቅርታ ልናደርግም ላናደርግም እንችላለን። ብዙን ጊዜ ይቅርታ የምናደርገው ከፍተኛ ብደል ስንበደል ሳይሆን ዝቅተኛ ብደል ስንበደል ነው። ይቅርታ መጠየቅ በፈጣሪም ዘንድ በጣም ተቀባይነትና የሚከበር ነው

ዛሬ የመጀመሪያም ግቤ ቁርስ ነው ቁርስም የበላሁት ዳቦ በሻይ ነው ምክንያቱም ብዙን ጊዜ ኢትዮጵያውያን ጠዋት ጠዋት የሚበሉትና የሚመገቡት ምግብ ዳቦ በሻይ ነው። ዳቦ በሻይ መመገብ በጠዋት ጠዋት ኢትዮጵያውያን ላይ የተለመደና ሁል ጊዜ የሚተገበር ተግባር ነው። ስለዚህ ዛሬ የተመገብኩት የመጀመሪያ ምግቤ ዳቦ በሻይ ነው ማለት ነው

አዎ ሾርባ እወዳለሁ። ሾርባ የአሳ ሾርባ፤ የስጋ ሾርባ፤ የተለያዩ ፍራፍሬዎች እና የተለያዩ አትክልቶች ሾርባ እወዳለሁ። ሾርባ ብዙ ጊዜ በተለያዩ ሃይማኖቶች ለጾም ጊዜ ሾርባን ይጠቀማሉ። እኔም ደግሞ ሾርባ በጣም ነው የምወደው። ሾርባ እጠጣለሁ። ብዙውን ጊዜ የምጠጣውና የምወደው ሾርባ የአሳ ሾርባ ነው።

የምወደው የልብስ አይነት ሸሚዝ ነው። ብዙ አይነት ሸሚዞችን እጠቀማለሁ አብዛኛውን ጊዜ የምጠቀመው የሸሚዝ አይነት ነጭ ሸሚዝ ነው። ሸሚዝ ብዙ ጊዜ ለፕሮቶኮል እና ለከሰዎች ጋር ቀጠሮ ሲኖረኝ ሸሚዝን እጠቀማለሁ። ስለዚህ የምወደው ሸሚዝ ነው። የምወደው የልብስ አይነት ሸሚዝ ነው።

የኔ ስራ ከቤቴ እስከ አስር ኪሎ ሜትር ድረስ ሊርቅ ይችላል ምክንያቱም ብዙ ጊዜ የምጠቀመው ባጃጅና እና የተለያዩ የመኪና አይነቶችን ነው ምክንያቱም የምትጠቅ እነዚህን የተሽከርካሪ አይነቶችን የምጠቀመው የስራ ቦታዬ ከቤቴ አስር ኪሎ ሜትር ድረስ ስለሚርቅ ነው። በእግር መጓዝ በጣም ስለሚደክመኝና ስለሚደብረኝ በተለያዩ ተሽከርካሪዎች በመጠቀም ወደ ስራ ቦታዬ እሄዳለሁ። ስለዚህ የስራዬ ቦታዬ ከቤቴ እስከ አስር ኪሎ ሜትር በላይ ሊርቅ ይችላል

እኔ የመጠጥ ውሃን ከተለያየ ቦታ ላገኝ እችላለሁ ለምሳሌ ያህል ከመጠጥ ውሃ የሚሸጥባቸው ሱቆች መጠጥ ውሃን ገዝቼ ልጠጣ እችላለሁ። በተጨማሪም ደግሞ ከቧንቧም ልጠጣ እችላለሁ። ስለዚህ እኔ ከተለያዩ ቦታዎች የመጠጥ ውሃን ላገኝ እችላለሁ ማለት ነው። በብዛት የምጠቀመው የመጠጥ ውሃ አይነት ደግሞ የቧንቧ ውሃ ነው። ስለዚህ እኔ የመጠጥ ውሃን ከቧንቧ እና ከመጠጥ መሸጫዎች ላገኝ እችላለሁ።

የትውልድ ከተማዬ ሻሸመኔ ነው የተወለድኩት ሻሸመኔ ሲሆን ሻሸመኔ ደግሞ የምትገኘው በኦሮሚያ ክልል ውስጥ ነው ኦሮሚያ ክልል ደግሞ የምትገኘው በኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ የምትገኘው በአፍሪካ ሀጉር ውስጥ ነው ስለዚህ እኔ የምገኘው ኢትዮጵያ ውስጥ ኢትዮጵያ ውስጥ ደግሞ ኦሮሚያ ኦሮሚያ ውስጥ ደግሞ ሻሸምኔ ከተማ ውስጥ ነው የተወለድኩት። ስለዚህ የኔ የትውልድ ከተማዬ ሻሸመኔ ነው ማለት ነው።

በፍጹም እኔ በመስመር ላይ ገዢ አይደለሁም። ምክንያቱም እኔ ነገሮችን የምገዛው ከመስመር ላይ ሳይሆን ከተለያዩ መሸጫ ቦታዎች ነው። አንዳንድ ጊዜ ነገሮችን ከሱቅ ልገዛ እችላለሁ። ከሱፐር ማርኬት ልገዛ እችላለሁ። ከገበያ ልገዛ እችላለሁ። በተጨማሪም ከሶሻል ሚዲያ ማርኬቲንግ ቦታዎች ልገዛ እችላለሁ። ስለዚህ እኔ በመስመር ላይ ገዢ አይደለሁም።

አዎ እኔ ማሰላሰል አደርጋለሁ ምክንያቱም ማሰላሰል ብዙ የጤና በረከቶች ስላሉት ብዙን ጊዜ ማሰላሰል የሚያደርጉት ቻይናዎች ናቸው። ቻይና ብዙን ጊዜ ማሰላሰልን ያደርጋሉ በተለይም በቻይና ውስጥ ቡዲዝም እምነት ውስጥ ብዙ ማሰላሰሎችን እንደሚያደርጉ ብዙዎቻችን ተመልክተናል። እኔም ደግሞ ብዙ ጊዜ ማሰላሰልን አደርጋለሁ። ማሰላሰል ለአእምሮ ጤንነት እና ለአእምሮ እረፍት በጣም ወሳኝነት አለው። እኔ ደግሞ ብዙ ጊዜ ማሰላሰልን የማደርገው በወንበር ላይ ተቀምጬ እግሮቼን በማጣጠፍና ጸጥ ብዬ በማሰብ ነው። ስለዚህ እኔ ብዙ ጊዜ ማሰላሰልን አደርጋለው።

አዎ እኔ ብዙ ጊዜ ጫጫታዎችን አገኛለሁ። ጫጫታዎችን ከማገኝባቸው ቦታዎች መካከል የመጀመሪያው የገበያ ቦታ ነው። የገበያ ቦታ ብዙውን ጊዜ ጫጫታዎች የሚስተዋሉበት አካባቢ ነው። ብዙን ጊዜ ሰዎች የጫጫታ ሚያገኙት በገበያ ውስጥ ነው። ስለዚህ እኔም ጫጫታዎችን የማገኘው በገበያ ቦታዎች ውስጥ ነው። አንዳንዴም ደግሞ በመንገድ ላይ የሚገኙ ጥሎች እና ረብሻዎች ጫጫታን ያስከትላሉ። ስለዚህ ጫጫታዎችን አገኛቸዋለሁ ማለት ነው።

አዎ እኔ ብዙ ጊዜ እንደማንኛውም ሰው በአይን እመለከታለሁ ምክንያቱም እኔ የሰው ልጅ ስለሆንኩኝ ብዙን ጊዜ የሰው ልጅ ሆኖ ሰውን በአይን የማይመለከቱ አይነ ስውር የምንላቸው ሰዎች ማለትም ማየት የተሳናቸው የእምንላቸው ሰዎች ናቸው። ስለዚህ እኔ ማየት የተሳነኝ ወይንም ደግሞ አይነ ስውር ስላልሆንኩኝ ሰዎችን በአይን ልመለከት እችላለሁ።

አዎ እኔ የድሮ ፎቶዎቼን ይዛለሁ። የድሮ ፎቶዎቼን መያዜ ታሪክን እንዳስታውስና የነበረው ምን አይነት ሁኔታ ውስጥ እንደነበርኩኝ ታሪክን እንዳስታውስ ይረዳኛል። ስለዚህ እኔ የድሮ ፎቶዎቼን መያዜ በጣም ይጠቅመኛል። በአሁኑ ጊዜ ብዙ ሰዎች የድሮ ፎቶዎቻቸውን ይይዛሉ። ምክንያቱም የድሮ ፎቶን መያዝ ታሪክን እንደመያዝ ነውና

አዎ እኔ በመስመር ላይ እማራለሁ በመስመር ላይ መማር ብዙ ነገር እንድናውቅና ከብዙ ነገሮች ጋር እንድንገናኝ ይረዳናል። አዳዲስ የማናውቃቸውን ነገሮች እንድናውቅ ይረዳናል። ስለዚህ እኔ በመስመር ላይ እማራለሁ በመስመር ላይ ከምማርባቸው ሶሻል ሚዲያዎች መካከል የመጀመሪያውና ዋነኛው ዩቲዩብ ነው። ዩቲዩብ ላይ በመስመር እማራለሁ በተጨማሪም ደግሞ እንደ ሁለተኛ መማሪያ አድርጌ የሚይዘው ሶሻል ሚዲያ ቴሌግራም ነው። ቴሌግራም ላይም በመስመር ላይ እማራለሁ ስለዚህ አዎ በመስመር ላይ እማራለሁ።

አዎ እኔ የስራ ምግባሮችን አከብራለሁ ምክንያቱም የስራ ምግባር ማክበር የሙያ ስነ ምግባር ነው በተጨማሪም ደግሞ ለአእምሮ ደስታና ለህሊና እርካታ በጣም ከፍተኛ ቦታ ያለው ነገር ነው። ብዙ ሰዎች በአሁኑ ጊዜ የስራ ምግባራቸውን ያከብራሉ። እኔም ደግሞ እንደነዛ ሰዎች የስራ ምግባሬን አከብራለሁ። ስለዚህ አዎ እኔ የስራ ምግባሬን አከብራለሁ።

እኔ የምመርጠው የሙቀት መጠን ከሃያ ዲግሪ ሴንቲግሬድ እስከ ሰላሳ ዲግሪ ሴንቲግሬድ ያለውን የሙቀት መጠን ነው የምመርጠው። ምክንያቱም ከሃያ ዲግሪ ሴንቲግሬድ እስከ ሰላሳ ዲግሪ ሴንትግሬድ የሰው ልጅ የሚያስፈልገውና የሰው ልጅ ጋር ተመጣጣኝ የሆነ የሙቀት መጠን ነው። ስለዚህ እኔ የምወደው የሙቀት መጠን ከሃያ ዲግሪ ሴንቲግሬድ እስከ ሰላሳ ዲግሪ ሴንቲግሬድ ነው።

አዎ በመስመር ላይ የተለያዩ ቪዲዮዎችን ልመለከት እችላለሁ ከምመለከታቸው የቪዲዮዎች አይነቶችም የመጀመሪያው የትምህርት ቪዲዮ ነው ሁለተኛው የቀልድ ቪዲዮ ነው ሌላው ደግሞ የምማራቸው አንዳንድ የትምህርት ቪዲዮዎችን ነው። ስለዚህ አዎ እኔ በመስመር ላይ ቪዲዮዎችን እመለከታለሁ ማለት ነው።

እኔ የምወደው የቀን ሰዓት አስራ አንድ ሰዓት ነው ምክንያቱም ከትምህርት ቤት መጥቼ እረፍት የማገኝበት ሰዓት ነው። አስራ አንድ ሰዓት ብዙን ጊዜ ደሞ በኢትዮጵያ ውስጥ በተለይ አስራ አንድ ሰዓት ላይ ቆንጆና ደስ የሚል ለሰው ልጅ ተስማሚ የሆነ ለሰው ልጅ ጤና የሚስማማ አሪፍ የፀሀይ ጊዜ የሚኖርበት ሰዓት ነው። ስለዚህ እኔ የምወደው የቀን ሰዓት አስራ አንድ ሰዓት ነው ማለት ነው።

አዎ እኔ ሌሎችን መርዳት እወዳለሁ ሌሎችን መርዳት በእግዚአብሔር ዘንድ የሚመሰገን እና የሚወደድ ተግባር ነው በሰማይም ሆነ በምድር ላይ የሚመሰገን እና የሚወደድ ተግባር ስለሆነ እኔ ሌሎችን መርዳት እወዳለሁ። ሌሎችን ማገዝ እና ሌሎችን መርዳት ለህሊናችን እርካታ እና ለተለያዩ ነገሮች ጠቀሜታ አለው። ስለዚህ እኔ ሌሎችን መርዳት እወዳለሁ።

እኔ ሻማ ማብራትን አልወድም ምክንያቱም ሻማ የማላበራበት ምክንያት እኔ የምጠቀመው ባትሪ ወይም ደግሞ ባውዛ ነው። ስለዚህ ሻማ የማበራበት ምንም አይነት ምክንያት ስለሌለ ሻማናን አላበራም። ብዙን ጊዜ ሻማ ማብራትን የሚወዱና ሻማ የሚያብሩ ሰዎች በገጠር አካባቢ ያሉ ሰዎች ናቸው። ምክንያቱም በገጠር ምንም አይነት መብራት ስለሌለ የሚጠቀሙት ሻማ ነው። ስለዚህ አዎ እኔ ሻማ ማብራትን አልወድም

እኔ ቤቴን በተለያየ መንገድ ላስውብ እችላለሁ። የማስውብበትን መንገድ መካከል የመጀመሪያው የቤቴን ግድግዳ ቀለም መቀባት ነው። ሁለተኛው የቤቴን መሬት ወለል መወልወል እና በማፅዳት ቤቴን ማስዋብ እችላለሁ። በተጨማሪ የቤቴን እቃዎች በማስተካከል እና ቦታ ቦታ በማስያዝ ቤቴን አስውባለሁ።

አዎ እኔ ነገሮችን ጥቅም ላይ ማዋል አደርጋለሁ ብዙ ጊዜ የተበላሹና የማይሰሩ ዋጋ የሌላቸው አይሰሩምና አይረቡም ተብሎ የተጣሉ ነገሮችን በድጋሜ ጥቅም ላይ ማዋል አደርጋለሁ። በጥቅም ላይ ማዋል የማደርጋቸው እቃዎች መካከል የመጀመሪያው ሞባይል ነው ሁለተኛው ቴሌቪዥን ነው ሶስተኛው ደግሞ ፍሪጅ ነው። አዎ እኔ ነገሮችን ጥቅም ላይ ማዋል አደርጋለሁ

እኔ የምወደው እስፖርት ኳስ ነው። ኳስ በብዙ ሀገራት የሚወደድና የሚፈቀድ የስፖርት አይነት ነው። ብዙ ጊዜ ስፖርትን ምንወደው ኳስ ሲኖረው ነው። ስለዚህ እኔ አዎ ስፖርት የምወደው የስፖርት አይነት የኳስ ስፖርት ነው። የኳስ ስፖርቶችን ኦሎፒክ እና በተለያዩ ጨዋታዎች ልንጫወተው እንችላለን። ብዙ ቦታዎች የኳስ ጨዋታ እንዲጫወቱ ይችላሉ። አዎ እኔ የምወደው የስፖርት አይነት ኳስ ነው።

እኔ ማደንዘዝ አልወልድም ምክንያቱም ማደንዘዝ የሚያደርጉ ሰዎች ብዙ ጊዜ ዶክተሮችና ሀኪሞች ናቸው እኔ ደግሞ ዶክተር አይደለሁም በድጋሚ ሀኪምም አይደለሁም። ስለዚህ እኔ ማደንዘዘን አልወድም ምክንያቱም ማደንዘዝ ብዙ ጊዜ መጥፎ ተግባርና የሚወገዝ ተግባር ነው። ስለዚህ እኔም ማደንዘዝን አልወልድም።

አዎ እኔ ቃሌን እጠብቃለሁ። ቃሌን መጠበቅ ትልቅነትና አስተዋይነት ተግባር ነው። ስለዚህ አዎ እኔ ቃሌን እጠብቃለሁ። ብዙ ጊዜ አደርጋለሁና አደርገዋለሁ። ሆዬ የሚወስናቸውን ነገሮቼን ቃሌን በመጠበቅ አደርጋቸዋለሁ። ቃሌን መጠበቅ እጅግ የሚወደድና የሚመሰገን ተግባር ነው። ስለዚህ አዎ እኔ ቃሌን እጠብቃለሁ።

ማታ ምንም አይነት ድምጽ አልሰማም። ማታ ምንም አይነት ድምጽ የማልሰማበት ምክንያት ብዙ ጊዜ ማታ ማታ ብዙ ሰዎች እንቅልፋቸውን ይተኛሉ። ሰዎች እንቅልፋቸውን ሲተኙ ማሽኖችም አይሰሩም። ብዙ ነገሮች አይሰሩም። እንስሳቶችም እንቅልፋቸውን ይተኛሉ ማታ ማታ ስለዚህ ምንም አይነት ድምጽ በማታ አይኖርም ማለት ነው ስለዚህ እኔ በማታ ምንም አይነት ድምጽ አልሰማም።

አዎ ቅመማ ቅመም የበዛበትን ምግብ እወዳለሁ። ቅመማ ቅመም ሲበዛ አንድ ምግብ እንዲጣፍጥና ቆንጆ መዓዛ እንዲኖረው ያደርጋል። ስለዚህ አዎ እኔ ቅመማ ቅመም የበዛበትን ምግብ እወዳለሁ። ብዙ ሰዎች ቅመማ ቅመም የበዛበትን ምግብ አይወዱም። ነገር ግን እኔ በጣም ነው ቅመማ ቅመም የበዛበትን ምግብ የምወደው። አዎ እኔ ቅመማ ቅመም የበዛበትን ምግብ እወዳለሁ።

አዎ ኢንተርኔት አለኝ ኢንተርኔትን ብዙ ጊዜ ለተለያዩ ጉልጋሎቶች ልጠቀመው እችላለሁ ኢንተርኔትን ሶሻል ሚዲያ ልጠቀምበት እችላለሁ ቴሌግራም ልጠቀምበት እችላለሁ። እና ቲክቶክንም ጭማሪ ልጠቀምበት እችላለሁ። ስለዚህ አዎ ኢንተርኔት አለኝ ኢንተርኔት ባይኖረኝ ኖሮ እነዚህን ሁሉ ሶሻል ሚዲያዎች መጠቀም አልችልም ነበረ። ስለዚህ አዎ እኔ ኢንተርኔት አለኝ

ቅርቀሃ በአካባቢዬ አያድግም ምክንያቱም ቅርቀሃ በአካባቢዬ የማያድግበት ምክንያት እኔ የምገኘው ገጠራማና በጣም ብዙ ቆላማ አካባቢ አይደለም ብዙ ጊዜ ቅርቀሃ የሚያድገው ገጠራማና ቆላማ የሆኑ አካባቢዎች ነው። እኔ የምገኘው ከተማ ውስጥ ነው ከተማ ውስጥ ደግሞ ምንም አይነት ቅርቀሃ ሊያድግ አይችልም። ስለዚህ በአካባቢዬ ቅርቀሃ አያድግም።

አዎ እኔ ማህበራዊ ሚዲያ እጠቀማለሁ ምክንያቱም አንድ ሰው በዚህን ጊዜ በዚህን ዘመን ማህበራዊ ሚዲያ መጠቀም አለበት እኔ ከምጠቀማቸው የማህበራዊ ሚዲያዎች መካከል የመጀመሪያውና ዋነኛው ዩቲዩብ ነው። ዩቲዩብ ላይ ብዙ የትምህርታዊ ቪዲዮዎችን አገኛለሁ። ረጃጅም እና አጫጭር ቪዲዮዎችን ስለማገኝ ብዙ ጊዜ የምጠቀመው የሶሻል ሚዲያ አይነት ዩቲዩብ ነው።

እኔ ቂም አሊዝም ቂም መያዝ ብዙ ጊዜ መጥፎና አስነዋሪ የሆነ ተግባር ነው ጢም መያዝ ብዙ ጊዜ መጥፎ እና የማወደድ ተግባር ስለሆነ እኔ ቂም አልይዝም ምክንያቱም እኔ መልካም ስነምግባር ያለኝ ስለሆንኩኝ ቂም አሊዝም። ቂም መያዝ በጣም መጥፎ ነው። ስለዚህ በአምላካችንም ዘንድ ሆነህ በምንም በሃይማኖት ዘንድ የማይወደድና የሚወገዝ ተግባር ነው። ስለዚህ እኔ ቂም አሊዝም።

እኔ ወደ ስራ ቱታ እለብሳለሁ። ቱታ የምለብስበት ምክንያት የምሰራው ስራ ልያቆሽሸኝ እና- ሊያበላሸኝ ስለሚችል ብዙ ጊዜ ቱታን እለብሳለሁ። ብዙ ሰዎች በሚሰሩበት ስራ ቦታ ቱታን ይለብሳሉ። ለምሳሌ አስተማሪዎች ነጭ ቱታ ይለብሳሉ። ጋራሽ ሰራተኞች ጥቁር ቱታ ይለብሳሉ። ምክንያቱም ቱታ የሚለብሱበት ምክንያት ሰለሚያቆሽሽ ነው። ስለዚህ እኔም እንዳልቆሽሽ ነጭን ቱታ እለብሳለሁ።

አዎ እኔ በገበያ ዋጋ መደራደር እችላለሁ። ብዙ ጊዜ የምደራደርበት ምክንያት በገበያ ውስጥ የምገዛው እቃ እንዲቀንስልኝና ዋጋው እንዲረክስልኝ ነው። ስለዚህ እኔ በገበያ ዋጋ መደራደር ያስደስተኛል። በተጨማሪም ደግሞ በገበያ ዋጋ መደራደር እወዳለሁ። ስለዚህ አዎ እኔ በገበያ ዋጋ መደራደር እችላለሁ።

አዎ እኔ ብስክሌት እጋልባለሁ ብስክሌት መጋለብ በጣም የሚያስደስተኝና የምወደው ተግባር ነው። ብስክሌት ከተሽከርካሪዎች አንዱ ነው ብስክሌት ሁለት ጎማዎች ሲኖሩ ሁለቱን ጎሞዎች ቀጫጭን ናቸው። ብስክሌት ምንም አይነት ሞተር በውስጡ ሊኖረው አይችልም። በአሁን ጊዜ ያሉ ትልልቅ ብስክሌቶች ግን ሞተር አላቸው ስለዚህ እኔ ብስክሌት አዎ እጋልባለሁ።

ብዙ ጊዜ ጣራ የምንጠቀመው ለቤት ቆርቆሮ ክልካሎት ነው ብዙ ጊዜ ጣራን ኢትዮጵያውያን በቆርቆሮ ይጠቀማሉ ቻይኖች ደግሞ በሸክላና በተለያዩ ማቴሪያሎች ጣራን ይጠቀማሉ ጣራ ብዙ ጊዜ ለቤት አስፈላጊ ነው። ቤት ላይ ጣራ ከሌለ መኖር አይቻልም ስለዚህ አዎ ጣራ አስፈላጊ ነው።

ዝናብ በኢትዮጵያ ውስጥ የሚዘንበው በክረምት ወቅት ነው ክረምት ላይ ነው። ዝናብ በብዛትና በሃይል ሊዘንብ የሚችለው። ስለዚህ ዝናብ የውሃ ምንጭ ነው። ዝናብ የሚወርደው ከሰማይ ነው። ዝናብ ደግሞ ብዙ ውሃ ብዙ በረከቶችን ይዞልን ይመጣል

ብዙ ጊዜ ለተለያዩ አደጋዎች ደግሞ ለተለያዩ ወንጀሎች ፖሊስ ጋር ልንደውል እንችላለን። ፖሊስ ብዙ ጊዜ ኢትዮጵያ ላይ በብዛት የሚገኝ ሲሆን። በተለያዩ ሀገራቶች ላይ ፖሊስ ይገኛል። ፖሊስ ጋር የምንደውለው ብዙ ጊዜ አደጋና ችግር ሲፈጠር ብቻ ነው።

ሙዝ ብዙ ጊዜ በሰዎች ዘንድ የሚወደድና አሪፍ የሚባል የፍራፍሬ አይነት ነው። ሙዝን ብዙ ጊዜ የሚመገቡት ሀብታሞችና ገንዘብ ያላቸው ሰዎች ናቸው ደሃዎችም ሙዝን ይመገባሉ ሙዝ በጣም ብዙ ጠቃሚ የሆኑ ቫይታሚኖች እና ጠቃሚ የሆኑ ንጥረ ነገሮችን የሚይዝ የፍራፍሬ አይነት ነው።